የምትወደው ፍራፍሬ ምንድነው? ለሚለው ጥያቄ እኔ የምወደው ፍራፍሬ ብርቱካን ነው። ቡርቱካን በጣም የምወደው ፍራፍሬ ነው። ምክንያቱም እሱ እንደ ጭማቂም አድርገን ልንጠጣው እንችላለን ድጋሚ ደግሞ እንደ እንትንም አድርገን ልንጠጣው እንችላለን ልንበላው እንችላለን እንደ ምግብ ማለት ነው እንደ ሌሎች ፍራፍሬዎች ዝም ብለን ቁርስ አድርገን ብቻ ልንበላው እንችላለን። እና እኔ የምወደው በጣም የምወደው ፍራፍሬ ብርቱካን ነው። አመሰግናለሁ

የምትወደው ከተማ የት ነው? ለሚለው ጥያቄ እኔ የምወደው ከተማ እንትን ነው። አዳማ አዳማ በጣም ሞቃታማ ነው። ግን እኔ ይመቸኛል አንዳንድ ሰዎች ግን አዳማ መኖር አይመቻቸውም ምክንያቱም ሙቀት በጣም ስለ አለ ደስ አይላቸውም። እኔ ግን ይመቸኛል። እዛ በቃ የተለያዩ ነገራቶች አሉ እ ሰዎች ብዙ ሰዎች ምናምን አሉ። እና እኔ የምወደው ከተማ ከከተሞች እንትን ነው አዳማ ከተማ ይመቸኛል ማለት ነው።

ሰዎችን በአይኔ እመለከታለሁ እንዴት ነው በአይኔ የምመለከተው? አሁን መንገድ ላይ ምናምን ሰው ሲያልፍ መንገድ ላይ ሰው ሲያልፍ ቤት ውስጥ ሊሆን ይችላል ድጋሚ በቲቪ ሊሆን ይችላል እና ሰዎችን በተለያየ ቦታ በአይኔ እመለከታለሁ። እና እመለከታቸውና መጥፎ እየሰሩ ከሆነ ተው እላቸዋለሁ። ካልሆነ ደግሞ አንዳንዴ ግን ትቻቸው አልፋለሁ። እና ሰዎችን በአይኔ እመለከታለሁ ማለት ነው።

እኔ የምመርጠው ምን አይነት የሙቀት መቀ መጠን ትመርጣለህ ለሚለው እኔም የምመርጠው የሙቀት መጠን መካከለኛ የሆነ በጣምም ሙቀት ያልሆነ በጣምም ቀዝቃዛ ያልሆነ ነው። እና ለምሳሌ አሁን እኛ ያለንበት በጣም ቀዝቃዛ ነው። ግን ምንም ማድረግ አልችልም በቃ ቤቴ ስለሆነ እችለዋለሁ ማለት ነው። ግን የምመርጠው እንትን የሙቀት መጠን መካከለኛ በጣም የማይበርድ በጣም የማይሞቅ ማለት ነው።

መታጠቢያ ቤት ውስጥ ትዘምራለህ? ለሚለው እኔ መታጠቢያ ቤት ውስጥ አልዘምርም። ምክንያቱም ደስ አይለኝም በቃ ስለማይቻል በእኛ ሃይማኖት መታጠቢያ ቤቶች አልዘምርም። እምዘምር ከሆነማ በቃ በ በስነ ስርዓት ላልታጠብ እችላለሁ፤ ወይ ስራዬን አልሰራም በስነ ስርዓት ቢዚ ያደርገኛል ማለት ነው፣ እዛ የማይሆን ቦታ መዘመር ደስ አይለኝም። አልዘምርም ማለት ነው መታጠቢያ ቤቶ ቤት ውስጥ፣ ምክንያቱም መታጠቢያ ቤት ለመታጠብ እንጂ ለመዘመር አይደለም።

ምን አይነት መሳሪያዎችን ትጠቀማለህ ይላል? እሺ እኔ የምጠቀማቸው መሳሪያዎች ብዙ መሳሪያዎች አሉ። አሁን ለምሳሌ የትምህርት መሳሪያዎች አሉ። ከትምህርት መሳሪያዎች ውስጥ መካከል ደግሞ ከእነሱ ስክሪፒቶ ደብተር ቦርሳ ምና በቃ ዩኒፎርም መሳሳሉትን ነገራቶች አሉ እና ብዙ መሳሪያዎችን እጠቅማለሁ። አሁን ለምሳሌ እቃ ለማጠብ ሊሆን ይችላል ብዙ ነገሮችን መጠቀም እችላለው ማለት ነው። እና አመሰግናለሁ ላሁኑ ላስካሁኑ ቆይታችን።

እኔ ብዙ ህዝብ ያለበት ቦታ ላይ መሆን አይመቸኝም። ምክንያቱም በቃ ብዙ ህዝብ ያለበት ቦታ ላይ። የህዝብ መጨናነቅ ያለበት ቦታ ላይ በጣም ይሞቃል። የሰው ትንፋሽ ምናምን ለአንዱ ወደ አንዱ በሽታ ያለበት አሁን ጉንፋን ያለበት ወደ ሌላኛው ስራም ስለሚተላለፍ። ብዙ ህዝብ ያለበት ቦታ ላይ መኖር አይመቸኝም። ለዚህ ምክንያት ነው። እኔ ብዙ ቦታ ብዙ ህዝብ ያለበት ቦታ መኖር ደስ የማይለኝ

ያሁኑ ጥያቄ ደሞ ኮፍያ ማድረግ ትወዳለህ ወይ የሚል ነው? ኮፍያ ማድረግ እኔ አልወድም። ምክንያቱም አሁን ያለበት የፀጉሬ ሁኔታ በመግባት ላይ ስለሆነ ኮፍያ ማደርግ ከሆነ ደሞ የባሰ በሙቀት የተነሳ ወደ ውስጥ ይገባል ማለት ነው። እና በዚህ በዚህ ምክንያት ኮፍያ ማድረግ አልወድም። እና ኮፍያ ማድረግም አላስለመድኩም

መብራት ሲቋረጥ እኔ የምሰራው ነገር ስልኬ ቻርጀር ካለው በስልኬ እጠቀማለሁ መብራት ስለሌለ ባትሪ ምናምን ለመብራት ስልኬን እጠቀማለሁ ስልኬ ደግሞ ቻርጀር ከሌለው ምን አደርጋለሁ በቃ ቁጭ ብዬ ወይ ሻማ አበራለሁ ሻማ ሻማ ላበራ እችላለሁ። እ እና የተለያዩ ነገራቶችን አደርጋለሁ መብራት በሚቋረጥ ጊዜ ማለት ነው።

የመጠጥ ውሃህን ከየት ታገኛለህ ነው? ያሁኑ ጥያቄ ደግሞ የመጠጥ ውሃዬን እማገኝበት አንደኛ ከቧንቧ ነው። እኛ አካባቢ ቧንቧ አለ ከመስመር የተዘረጋ ከሱ ነው የማገኘው። ሌላ ደግሞ ከሱቅ በመግዛት ነው የሃይላንድ ውሃዎች የተለያዩ ይገኛሉ በአቅራቢያችን ከሚገኙ ስቆች ከእነሱ በመግዛት የመጠጥ ውሃዬን አገኛለሁ ማለት ነው

የህዝብ ማመላለሻ ትጠቀማለህ ነው የአሁኑ ጥያቄ? ደግሞ አዎ የህዝብ ማመላለሻ እጠቀማለሁ። ምክንያቱም አሁን ረጅም ርቀት ለመሄድ ብፈልግ በእግሬ ከሆነ ይደክመኛል አልችልም። ደግሞ በጣም ከባድ ነው ረጅም ርቀት ማለት ነው። ለዛ የህዝብ ማመላለሻ ማመላለሻዎችን ለምሳሌ ፐብሊክ ሰርቪስ የሚባለውን እሱን እጠቀማለሁ አንበሳ ባስ የሚባል አለ እሱን እጠቀማለሁ የተለያዩ ነገራቶችን እጠቀማለሁ ማለት ነው።

ጾም ትጾማለህ ነው ያሁኑ ጥያቄ? ጾም አዎ እጾማለሁ። ጾም የምጾመው በወር አንዴ ነው። እኔ ሙስሊም የእስልምና ሃይማኖት ተከታይ እንደመሆኔ። ምጾመው በወር አንድ ጊዜ እጾማለሁ ማለት ነው። ረመዳን የሚባል ወር አለ። እሱን መጾም እንደ እስልምና ግዴታ ነው። እና እሱን ወር እጾማለሁ። አንዳንዴ ደግሞ አንዳንድ ግዜ መጾም ይቻላል እነሱንም ከቻልኩ እጾማለሁ

ስለኔ ቅርብ ጓደኛ ንገረኝ። ካልከኝ የኔ ቅርብ ጓደኛ በጣም የምወደው ጓደኛ ነው። እና አካባቢያችንም አንድ አካባቢ ነው የምንኖረው። የተገናኘነው ከዛሬ ስድስት አመት በፊት ነው። እስካሁን አንድ ላይ ነን። እና በጣም እንግባባለን። ደስ የሚል ጓደኛዬ ነው። በጣም ይመቸኛል ማለት ነው

በስራ ቦታ ጓደኛ አለህ ነው የአሁኑ ጥያቄ አዎ በስራ ቦታ ጓደኛ አለኝ። ጓደኞቼ አንድ ብቻ ሳይሆን ከአንድም ሁለት ሶስት አሉኝ። ጓደኛ ማለት ነው እና ከእነሱ ጋር አሪፍ ጊዜ በስራ ሰዓት እን እንተጋገዛለን ብቻችንን አንሰራም። ብቻችንን የምንሰራ ከሆነ ጥሩ አይደለም። እና በስራ ቦታ ጓደኛ አለኝ ያስፈልጋል ደግሞ ጓደኛ ካለ ተባብረን እንሰራለን። አንድ ሰው ብቻ ላይ ጫና አይበዛም ማለት ነው። ለሁለት ተጋግዘን እንሰራለን

ሌሎችም ማበረታታት እችላለሁ እንዴት ነው ማበረታታው። ለእነሱ ሽልማት በመስጠት አቅማቸውን በመንገር። ትችላላችሁ ጎበዞች እንደዚህ ማበረታቻ ምናምን በመስጠት ሌሎችን እንትን እንላለሁ ሌሎችን አበረታታለሁ ማለት ነው። ማበረታታት እችላለሁ። እና ሌሎቹን ሳበረታታ ደግሞ እኔም እጠቀማለሁ እነሱም ይጠቀማሉ። እነሱ ተነሳሽነታቸው ይጨምራል

ድንጋይ ስብስብ ታደርጋለህ? ድንገተኛ አ ድንገተኛ ከሆነ። ስብስብ አደርጋለሁ ወይም ደግሞ በድንጋይ ላይ ከሆነ የተፈለገው ድንጋይ ላይ ተቀምጠን እኛ አናደርግም አብዛኛው ጊዜ ቤት ውስጥ ወይ ቢሮ ምናምን ተቀምጠን ነው እንጂ ስብሰባ የምናደርገው። ድንጋይ ላይ ተቀምጠን ስብ ስብስብ አናደርግም ማለት ነው። ምክንያቱም ጥሩ አይደለም ሰዎችን መረበሽ ነው። ተላላፊ ሰዎችን መንገደኞች

የአሁኑ ጥያቄ ደግሞ በጣም የሚያስደስት ጥያቄ ነው በስልክህ ገንዘብ ትልካለህ ወይ? የሚል ጥያቄ ነው አዎ በስልኬ ገንዘብ እልካለሁ የምልክበትም ለሰው ሊሆን ይችላል ለጓደኞቼ ሊሆን ይችላል ወደ ዋሌት ሊሆን ይችላል። እና ወደ ተለያዩ ቦታዎች በስልኬ ገንዘብ እልካለሁ እና ይሄ ነገር ደግሞ በጣም ጊዜያችንን ይቆጥብልናል ሄደን ተገናኝተን ከሰውየው ጋር የምንሰጠውን ገንዘቡን የምንሰጥበትን ጊዜ እዚሁ ቁጭ ብለን ቤት በመላክ ብቻ እንሰጣለን።

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ ቁርአን ነው እሱም በእስልምና ሃይማኖታዊ መጽሐፍ ነው እሱ በጣም የምወደው መጽሐፍ እሱ ነው ማለት ነው። እና በጣም ነው ደስ የሚለኝ ቢያንስ በቀን ብዙ ገጽ ላነብ እችላለሁ። ቢያንስ አስር ገጽ ምናምን ላነብ እችላለሁ በቀን ማለት ነው። እና እሱ እሱ መጽሐፍ በጣም ነው የምወደው እሱ የእስልምና መጽሐፍ ነው ደስ ይለኛል።

በቤተሰቡ ምን አይነት ባዕላትን ታከብራላችሁ ነው የአሁኑ ጥያቄ ደግሞ? በእኛ ቤተሰቦች የሚከበረው በዓል እኛ የእስልምና ሃይማኖት ተከታይ እንደመሆናችን የምናከብረው በዓል በአመት ሁለት ጊዜ ነው የምናከብረው። የመጀመሪያው ኢድ ነው ሁለተኛው ደግሞ አረፋ ነው። እነዚህን ባዕላቶች እናከብራለን ከቤተሰቦቻችን ጋር ማለት ነው። እና ስናከብር በጣም ደስ እያለን ነው የምናከብረው ተደስተን እየተዝናናን ነው የምናከብረው።

እንደገና ጥቅም ላይ ማዋል አዎ አደርጋለሁ የተለያዩ ነገራቶችን ጥቅም ላይ መልሼ አውላለሁ። እንዴት ነው የማውለው? አሁን ለምሳሌ የቡና አተላ ካለ እሱን የሚደፋ ነው። እሱን በመድፋት ፋንታ እናሰጠዋለን አተላውን ከጠለለ በኋላ በደ በፀሀይ ላይ ስናሰጠው ድርቅ ይላል እና እሱም ድጋሚ እንደ ዱቄት በመጠቀም ድጋሚ ጥቅም ላይ አዋልነው ማለት ነው። ሌላ ከምንገዛ

በየትኛው ቀን ወደ ገበያ ትሄዳለህ ነው? ያሁኑ ጥያቄ ደግሞ እኔ ወደ ገበያ የምሄድበት ቀን። ወደ እሮብና ቅዳሜ ነው። ምክንያቱም እኛ አካባቢ። ገበያ የሚሸጠው ምናምን በእነዚህ በሁለት ቀናቶች ነው። እሮብ ወይ ቅዳሜ። እና እኔ የሚመቸኝ ግን ቅዳሜ ነው። የመስሪያ ቦታ ይሄን ያህል ስለማይኖር። ቅዳሜ ቅዳሜ ወደ ገበያ ይመቸኛል ለመሄድ

ልብሶችህ በስርዓት የተቀመጡ ናቸው ወይ የኔ ልብሶች በስነ ስርዓት የተቀመጡ አይደሉም? የሆነ ማስቀመጫ አለኝ እዛ ጋር ዝም ብዬ እያጭሞቀሞኩ ነው የማስቀምጠው። እንዴ ጠቅልል ጠቅልል እያደረኩ ቅምጥ ነው እንጂ። በስነስርዓት ማጠፉ ምናምን ስራ ነው የሚሆነብኝ። እዚህ ጋር እኔም ሰነፌያለሁ። ግን አግባብ አይደለም በስነስርዓት ማስቀመጥ ነው የሚሻለው።

የስራ ምኞቴ በቃ ጠንክሮ በመስራት በጣም ሀብታም ለመሆን ነው። የስራ ምኞቴ ማለት ነው ዋና ግቤ ይሄ ነው። እና ብቻዬን እኔ ብቻ ለማደግ ሳይሆን በዙሪያዬ ያሉትን አብሮኝ የሚሰሩትን ሰዎች እነሱንም ከፍ ለማድረግ ነው። የስራ ምኞቴ ማለት ነው። ይሄን ይመስላል

ከደንበኞች ጋር ትገናኛለህ ለሚለው ጥያቄ? አዎ ደንበኞች ምናምን ካሉኝ በምሰራበት አካባቢ የተለያዩ የኔን አገልግሎት የሚጠቀሙ ደንበኞች ካሉኝ ከእነሱ ጋር እገናኛለሁ። የምገናኘውም ደንበኛ እንትን አገልግሎቴን ላቀርብ። አገልግሎቴን ፈልገው ሲመጡ እና እኔም ለነሱ ለመስጠት ስሄድ እንገናኛለን ማለት ነው

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር አንድ አንድ ቁጥርን እወዳታለሁ። ምክንያቱም ሁሉም ነገር የሚጀመረው ከአንድ ስለሆነ ማለት ነው። እና የኛ አምላካችንም ጌታችን አላህ ሱብሃን ወተአለ አንድ ስለሆነ አንድ ቁጥር በጣም ትመቸኛለች። እወዳታለሁ ማለት ነው።

አዲስ ቴክኖሎጂ መማር በጣም ነው የምወደው። ምክንያቱም አሁን ያለንበት ሁኔታ ኤአይ በጣም እያደገ የመጣበት ሁኔታ ስለ ጊዜ ላይ ስላለን በጣም መማሩ እወዳለሁ። እና እሱን ስማር የተለያዩ አዲስ ፈጠራዎችን ለመፍጠር እና ህዝብን ለማገልገል ይረዳኛል። ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ ነው? ያሆኑ ጥያቄያችን ደግሞ እኔ የምወደው የቀኑ ሰዓት ስድስት ሰዓት ነው ስድስት ሰዓት ላይ ደስ የሚለኝ ሰዓት ነው። ምክንያቱም በቃ ርቦኝ ምናምን ምሳ የምበላበት ሰዓት ስለሆነ እሱ ስድስት ሰዓት በጣም ነው ደስ የሚለኝ። በቃ እና ቤትም ልገባ እችላለሁ የእረፍት ሰዓቴም ምናምን ስለሆነ እሱ ሰዓት ደስ ይለኛል

ገመድ መጠቀም ታውቃለህ ይላል ጥያቄው? ገመድ መጠቀም? አዎ እችላለሁ እንዴት ነው የምንጠቀመው መጀመሪያ ገመድን ለብዙ መንገድ ልንጠቀመው እችላለሁ አንደኛ ልብስም ልብስን ልናሰጣበት እንችላለን። ልንዘልበት እንችላለን ለእስፖርት እንቅስቃሴ እና የተለያዩ ጥሩ ጥሩ ነገሮችን ለማድረግ እንጠቀማለን ማለት ነው።

ዛሬ የአየር ሁኔታው እንዴት ነው? ለሚለው ጥያቄ የዛሬ አየር ሁኔታ በጣም ተስማሚ ነው። ይሄንን ሀይለኛ ሙቀትም የለውም በጣም ቀዝቃዛም አይደለም። ትናንትና ከትናንት ወዲያ ምናምን ግን ያለው። የአየር ንብረት በጣም ቀዝቃዛ ነበረ እና አይመችም እንትን ለማለት ስራን በአግባብ ለማካሄድ ምናምን አይመችም። እና አሁን ያለው የአየር ሁኔታ

የአሁኑ ጥያቄ ደግሞ ምን አይነት ጫማ ትወዳለህ የሚል ነው? እኔ የምወደው ጫማ። ለሁለት ይከፈላል። እንደ አለባበሴ ነው ሱፍ ምናምን ሱፍ ወይ ጂንስ ልብስ ከለበስኩኝ የምወደው ጫማ እንትን ነው ሽፍን ነው። የባህል ልብስ ምናምን ከለበስኩኝ ደግሞ ነጠላ ጫማ ባህላዊ የሆኑ ነጠላ ጫማዎች አሉ እነሱን መልበስ ይመቸኛል።

ምን አይነት ቦርሳ ትጠቀማለህ ነው ያሁኑ ጥያቄያችን እኔ የምጠቀመው ቦርሳ የሆነ ጥቁር ነው የጨርቅ ነው የቆዳ ሳይሆን የጨርቅ ነው። እና እጅ ማንገቻ ያለው በጣም ጠንካራ ነው ከወንድሜ ታላቅ ወንድሜ ከተጠቀመበት በኋላ ለኔ የሰጠኝ እኔ ሁሉ እኔ ጋር ሁሉ በጣም ቆይቷል እና በጣም አሪፍ ቦርሳ ነው።

መንዳት ትችላለህ ወይ ይላል ያሁኑ ጥያቄ ደም ኧረ እኔ መኪና መንዳት አልችልም። ግን ከእኔ የሚያንን ትናንሽ ከእኔ የሚያንሱ ልጆች መንዳት የሚችሉ አሉ። እነሱ እንዴት ነው የቻሉት በቃ ቤተሰቦቻቸው መኪና ስላላቸው በቤተሰቦቻቸው መኪና እንደዛ እየለመዱ ችለዋል ማለት ነው። እኔ ግን ምንዳት አልችልም። ምክንያቱም እኛ መኪና የለንም።

ያሁኑ ጥያቄ ደግሞ ሳንድል ትለብሳለህ ወይ? እኔ ሳንድል አለብስም። የምለብሰው እሚያማምሩ ልብሶችን እንጂ ሰንደል አለብስም። ሰንደል የሚባለው እንደዚህ እሳት በክብሪት ተለኩሶ የሚጨስ ነገር ነው። እና እሱ አይለበስም ለቤት ጥሩ ማዕዛ ይሰጣል እንጂ የሚለበስ ነገር አይደለም። እኔ ሰንደል አልለብስም።

ያሁኑ ጥያቄያችን ደግሞ በመስመር ላይ ትማራለህ ወይ ነው? ለዚህ ጥያቄ ትክክለኛ መልሴ በመንገድ ላይ አልማርም። በመንገድ ላይ ብማር ግን አሪፍ ነው። ግን እንትን የለም አይመችም ኤርፓድ ምናምን ከሌለ አይመችም። በመንገድ እንትን ለማለት ማለት ነው ለመማር በጣም ጩኸት ምናምን ስላለ አይመችም ለመማር ማለት ነው። በመንገድ ላይ

ስንት ትራስ ትጠቀማለህ ይላል? እኔ የምጠቀመው ትራስ ለመተኛት አንድ ትራስ ብቻ ነው። ግን የኛ ቤት ያለው በጣም ብዙ ትራሶች አሉ። ቢያንስ ወደ ሃያ ምናምን የሚጠጉ ትራሶች አሉ። እና እነሱ በጣም የሚያማምሩ ናቸው። ግን የቆዩ ናቸው የቆዩ ቢሆንም ግን ጥንካሬያቸው እስከ አሁን አለ። ጥንካሬያቸው አልቀነሰም። ምርጥ ናቸው

በተፈጥሮ ውስጥ መራመድ ትወዳለህ ወይ ነው ያሁኑ ጥያቄ? አዎ በተፈጥሮ ውስጥ መራመድ እወዳለሁ። ምክንያቱም አሁንም ሲጀመር እኮ ምራመደው በተፈጥሮ ውስጥ ነው እንጂ ከተፈጥሮ ውጭ እንትን አይደለም። አሁን መሬት መሬት የተፈጥሮ ናት አላህ የፈጠራት ማለት ነው። እና በመራመድ እወዳለሁ በተፈጥሮ ላይ ማለት ነው።

ያሁኑ ጥያቄ ደግሞ ምን አይነት ዳቦ ትወዳለህ የሚል ነው? እኔ የምወደው ዳቦ የስንዴ ዳቦ ነው። ስንዴ መጀመሪያ እንተን ይልና ይፈጫል ከተበጠረ በኋላ ይፈጨራል ከተፈጨ በኋላ። እሱ በውሃ ተደርጎ ይቦካል ከተቦካ በኋላ በማሽን ሲጋገር በጣም ነው የሚጣፍጠው እና እሱ ዳቦ ነው የሚመቸኝ። እኔ

በቀን ምን ያህል ውሃ ትጠጣለህ ለሚለው ጥያቄ? እኔ በቀን ቢያንስ አንድ ሊትር ምናምን ውሃ እጠጣለሁ። እንደው እኔ ተፉልድ ሁሌ ተመሳሳይ ሳይሆን እንደ ሁኔታው ነው። በቃ አንዳንዴ ደግሞ ምንም ሳጠጣ የምውልበትም ቀን አለ። ምንም አይጠማኝም። እንደውም እሱ አንድ ቀን ብቻ ሳይሆን እስከ ሶስት ቀን ሁላ ሊቀጥል ይችላል። አንድ ውሃ ሳልጠጣ ምግብ ብቻ እየበላው ማለት ነው።

እኔ የምወደው ጣፋጭ ምግብ ሃላዋ የሚባል አለ ሃላዋ የሚባለው በጣም ጣፋጭ ምግብ ነው የሚሰራውም ከስኳር ነው ከስኳር እና ከለውዝ ነው የሚሰራው። በጣም ነው የሚጣፍጠው እሱ በጣም ይለይብኛል። እና በጣም ጣፋጭ ነው እሱን እወደዋለሁ። ከጣፋጮች

እኔ የምወደው ስፖርት አንደኛ ፑሽ አፕ ነው ፑሽ አፕ በጣም የምወደው ሰው ስፖርት ነው። እና ፑሻፕ ስትሰራ እጅን ያጠናክርልኛል ሁለተኛ ደግሞ ቁጭ ብድግ መስራት ነው። እሱ ደግሞ ለትንፋሽ በጣም አሪፍ ነው። ቁጭ ብድግ ስንል ያለው ከፍታ እና ዝቅታ ለትንፋሻችን አሪፍ ይሆንልናል።

ያሁኑ ጥያቄ ደግሞ የትኛውን የባህላዊ ምግብ ትወዳለህ ነው? እኔ የምወደው የባህላዊ ምግብ እንትን ነው። ክትፎ ክትፎ የሚባል አለ መጀመሪያ። የበሬ ስጋ አለ እሱ ቀይ ቀዩ ከተመረጠ በኋላ በደቀቁ ይከተፋል ከተከተፈ በኋላ ቅቤ ተደርጎ ይበላ ማለት ነው። እና እሱ በጣም የሚመቸኝ የባህላዊ ምግብ ምግብ እሱ ነው ማለት ነው

ምን አይነት ጥቅማ ጥቅሞች አሉህ? ለሚለው፣ ብዙ አይነት ጥቅማ ጥቅሞች አሉ። ለምሳሌ መስሪያ ቤት ስራ ሳስፈቅድ የሚፈቀድልኝ እሱ እሱ አንድ ጥቅማ ጥቅም ነው፣ ድጋሚ ደሞዝ መጨመሩ ጥቅማ ጥቅም ነው፣ ስልክ ጥቅማ ጥቅም ነው፣ ብርጭቆ የእቤት እቃዎች የተለያዩ ነገራቶች ብዙ ጥቅማ ጥቅሞች አሉኝ ማለት ነው።

እኔ እሳአት ለማንደድ የምጠቀመው ነገር። ጋዝ ከተገኘ ጋዝ ግን አብዛኛው ጊዜ የምጠቀመው ፌስታል ነው ጋዝ ስለማይኖር ማለት ነው። ፌስታልን እና ክብሪትን እንጠቀምና። ከዛ መሃል ላይ እንጨት አደርጋለሁ። በእነዚህ በሶስቱ ነገራቶች እሳትን ለማደድ እጠቀማለሁ ማለት ነው

ትንሽ ሳለሁ ብዙ ነገር አደርግ ነበር። ለምሳሌ እጮት ነበር። እናቴን አግዝ ነበር ህፃን ልጅ አጫውት ነበር። እና የተለያዩ በጣም ብዙ ነገራቶች ብዙ ነገር አደርግ ነበር ህፃን ሳለው ማለት ነው። አሁን ካደግኩኝ በኋላ እነዛን ማደጋቸው አሉ እማላደጋቸው አሉ።

በአደባባይ መናገር እችላለሁ ግን ድፍረት ስለሌለኝ ልፈራ እችላለሁ እንጂ መናገሩን እችላለሁ አልፈራም። ድንገት ግን አንዳንዴ በጣም ብዙ ሰው የማከብረው ሰው ምናምን ካለ መናገር። እንትን ላፍር እችላለሁ ላፍርና ልፈራ እችላለሁ እንጂ መናገሩን ችግር የለውም እናገራለሁ እችላለሁ ማለት ነው። በአደባባይ መናገር

ጨው ብዙ ትወዳለህ ለሚለው ጥያቄ አወ ጨው እወዳለሁ። ግን በመካከለኛው ነው ብዙም አይባልም ትንሽም አይባልም በመካከለኛው በጣም ካበዛሁትም ለህመም ምክንያት ስለሚሆን። ለደም ግፊት ምክንያት ይሆናል ማለት ነው። በጣም ካነሰም ደግሞ ደስ አይልም ምግቡ አይጣፍጥም። ለዛ እኔ በመካከለኛው ጨው እወዳለሁ።

እኔ በልጅነቴ የምወደው ጨዋታ እንትን ነበር አባሮሽ አባሮሽ አለ። ሌላ ደግሞ አፈር ጭቃ ማብካት ምናምን እወድ ነበር። እና ዝናብ ሲዘንብ እንትን ማድረግ ጎርፉን እንትን መገደብ ገደበን ከዛ ጎርፉን ፍርስ ስናደርገው ኦሆ ፍስስ ይላል እሱ ጨዋታ ደስ ይለኛል

አዎ ስራዎችን በቅደም ተከትል አስቀምጣለሁ ለምሳሌ አንደኛ መፈጸም ያለብኝን ቀድሜ በመስራት በአእምሮዬ ላስቀምጠው እችላለሁ ወይም ደግሞ በጽሁፍ ላስቀምጠው እችላለሁ። አብዛኛው ጊዜ በአእምሮዬ ነው የማስቀምጠው። አንደኛ መስራት ያለብኝን አስባለሁ ከዛ ሁለተኛ ከዛ ሶስተኛ እያልኩኝ በቅደም ተከተል አስቀምጣለሁ።

ዱቄት አፈጫጨትፍ አውቃለሁ እንዴት እንደሚፈጭ በድሮ ጊዜ በድንጋይ ተደርጎ ነበር እንደዚህ እየተሽከረከረ የሚፈጨው። አሁን ግን ዘመናዊ ማሽኖች አሉ። ስንዴ ወይ በቆሉ መፍጨት የተፈለገውን አዘርት እዛ ውስጥ በመክተት በአንዴው በደቂቃዎች ፍጭት ያደርግልናል ማለት ነው። ብዙ ሰዓት የሚወስደው

እኔ ሻማ ማብራት አልወድም። ምክንያቱም ሻማ በማበራበት ጊዜ እሳት ቃጠሎ ሊነሳ ይችላል። የግድ ካልሆነብኝ እሳት አላበራም የግድ እሚሆንብኝ እንዴት ነው? ስልኬ ዘግቶ መብራት ሄዶ። ጨለማ ከምንሆን ቤት ሻማ አበራለሁ ያኔ ግዴታ ስለሆነብኝ ሻማ አበራለሁ። እንጂ ዝም ብዬ ማብራት አልወድም

እኔ በመስታወት ላይ ራሴን ምመለከትበት ጊዜ ቢያንስ በቀን አንድ ጊዜ ነው ግን ሴቶች ምናምን ግን በቀን ቢያንስ ሶስት ጊዜ አራት ጊዜ ሊመለከቱ ይችላሉ በመስታወት ላይ ማለት ነው ራሳቸውን ሊያዩ ይችላሉ ግን እኔ ቢያንስ በቀን አንድ ጊዜ ብቻ ነው።

እኔ ብዙ ጊዜ ቁጭ ብዬ አላሰላስልም ማሰላሰል አላደርግም ይሄን ያህል ጊዜ ስለማይኖረኝ አብዛኛውን ጊዜን በስልክና በቲቪ ስለማሳልፍ እንትን አይልም ማለት ነው ማሰላሰል አላደርግም አላሰላስልም ዝም ብዬ ትንሽ ላስብ ነው እችላለሁ እንጂ አብዛኛው ጊዜ አላሰላስልም።

አዎ በስራ ላይ ችግሮችን ድንገት ካጋጠመኝ እፈታለሁ በራሴ። የሚያግዘኝ ሰው ካለ። ከእሱ ጋር በመዋየት ብቻዬን ከሆነ ደግሞ ችግሩ ያጋጠመኝ በእራሴ እሞክራለሁ። ችግሩን ማለት ነው በራሴ ለመፍታት መጀመሪያ እሞክራለሁ ካልቻልኩኝ በዙሪያየ ወዳሉ ሰዎች በመሄድ ችግሮችን እፈታለሁ።

እኔ ደሞዝ የማገኝበት ቀን ሁሌ ቋሚ አይደለም እንደሁኔታው ማናጀራችን ነው የሚሰጠን። እና እሱ እንደሰጠን ነው እንደ ሁኔታው ነው። ግን አብዛኛው ጊዜ ከአንድ እስከ አምስት ባለው በእኛ የወር አቆጣጠር ከቀን አንድ እስከ ቀን አምስት ባለው ጊዜ ደሞዝ አገኛለሁ።

ስጦታ መስጠት ይሄን ያህል ይሄኛው አልወድም እውነቱን ለማውራት ስጦታ መስጠት አልወድም። ራሴ መሰጠት ነው እንጂ ምወደው ለሰው መስጠት አስቤ ምናምን መስጠት አልወድም። ግን ለሰው ስጦታ ምሰጠ ቢሆን አሪፍ ነው። ፍቅራችንን ይጨምራል በመካከላችን ያለው ማለት ነው።

እኔ ሙዚቃ የሚባል ሲጀመር አልወድም ምንም አይነት ሙዚቃ አልወድም። ምክንያቱም ከዚህ በፊት እንደጠቀስኩት በእኛ ሃይማኖት ሙዚቃ አይፈቀድም ሙዚቃን መስማት ማለት ነው። እና እንትን አይደለም ምንም አይነት ሙዚቃ አልወድም። እኔ እና ሙዚቃ መውደድ ጥሩ አይደለም ማለት ነው። ጊዜያችን ስለሚያባክንብን ሙዚቃ አልወደም እኔ

የይለፍ ቃሌን እጠብቃለሁ። እንዴት ነው የምጠብቀው? ሰዎችን ይቅር በማለት። ደግሞ ካጠፉ እነሱን በመምከር ከዛ ይቅርታ እንዲጠይቁ በመምከር። የተለያዩ ጥሩ ጥሩ ነገራቶች እንዲሰሩ በመምከር የይለፍ ቃልን ቃሌን እጠብቃለሁ።

ከቡናና ከሻይ እኔ የምመርጠው ሻይ ነው። ምክንያቱም እሱ ጣፋጭ ነው ቡና በጣም ነው የሚመረኝ። አልወደውም ቡና። የሆነ በቃ የትላልቅ ሰዎች ነው እና ሱስም ይሆናል ቡና ማለት ነው። ሻይ ግን አይሆንም። ጣፋጭም ነው ደግሞ እኔ ጣፋጭ ነገር ስለምወድ ቡናን አልወደውም። ከቡናና ከሻይ ሻይ ነው የምመርጠው

አዎ ኢንተርኔት ኢንተርኔት አለኝ። እንዴት ነው የማደርገው? ፓኬጅ በመግዛት ኢንተርኔት እጠቀማለሁ። እና አሪፍ ነው እኛ አካባቢ ኔትወርኩም ስለሚሰራ ምናምን ኢንተርኔት ይህን ያህል አያስቸግረንም። እና ምርጥ ነው ኢንተርኔት ማለት ነው። የተለያዩ መረጃዎችን ለማግኘት ይጠቅመናል።

አዎ የቀረ ምግብ እበላለው። በተለይ ቤት ውስጥ ከሆነ። ቤት አርፍጄ ምናምን ድንገት መጥቼ የቀረ ምግብ ካለ ከቤተሰቦቼ ከእናቴ ከአባቴ ከወንድሞቼ ከእህቴ። ከእነሱ የተረፈ ምግብ ካለ። የቀረ ምግብ ካለ እሱን እመገባለሁ። ምክንያቱም የማልመገበው ከሆነ እሱን ሊደፋ ስለሆነ እሱን እመገበዋለው

ከአለቃዬ ጋር ያለኝ ግንኙነት በጣም አሪፍ ነው በጣም እንግባባለን እና ከአለቃዬ ጋር ጥሩ ግንኙነት አለን ማለት ነው። ምክንያቱም መጥፎ ግንኙነት የሚኖረን ከሆነ እኔም ስራውን በአግባቡ አልሰራም እሱም አይደሰትም ማለት ነው። ሁሌም እየተማረረ እንትን ይላል ደሞዝ እቀንስብሃለሁ ምናምን እያለ ሊያስፈራራን ይችላል። እና በሁለታችን መካከል ያለው ግንኙነት በጣም አሪፍ ነው

የኛ የቤት ጣሪያ የተሰራበት ከቆርቆሮ ነው። ቆርቆሮ ደግሞ የብረት ነው አንዳንድ ቆርቆሮ ከአሸዋ የሚሰራ አለ። የኛ ግን ከብረት ነው የተሰራው። እና በጣም ጠንካራ ነው አሪፍ ነው። ግን የሚደበረው ነገር ይዝጋል ዝገት ስላለበት የኛ ቤት ጣሪያ ሊያፈስ ይችላል አንዳንዴ ማለት ነው

የፀሀይ መውጣትን እኔ አላይም ምክንያቱም ፀሀይ በምትወጣበት በኩል ነው ያለነው ማለት ነው። እና አብዛኛው ቤታችን ደሞ በፎቅ የተሸፈነ ስለሆነ የፀሀይ መውጫን አላይም። ግን ድንገት ወደዛ ወጣ ካልኩኝ ከሰፈራችን ትንሽ ወጣ ካልኩኝ ይታየኛል የፀሀይ መውጫ ማለት ነው።

በስራ ጊዜ እረፍት አላደርግም። ድንገት እረፍት ሰዓት ካለ ነው እንጂ በስራ ሰዓት በስነ ስርዓት ነው የምሰራው እረፍት ካረኩኝማ አይመችም። ጊዜን በአግባቡ ስላልተጠቀምክ በአግባቡ ስላልተጠቀምክ ጊዜ ይባክናል ማለት ነው። ጊዜ ከሚባክን ደግሞ የስራ ጊዜም እረፍት መቀነስ ጥሩ ነው ማለት ነው

ኮምፒውተር መጠቀም እችላለሁም አልልም አልችልምም አልልም መካከለኛ ነው በሁለቱ መካከለኛ በጣም ለመጠቀም ይሄን ያህል ብቁ አይደለሁም። ግን ዋና ዋና ነጥቦችን እነሱን መጠቀም እችላለሁ አይከብደኝም። በትምህርትም እንደዚህ ትምህርት ቤት ስማርም ምናምን የያዝኳቸው ነጥቦች አሉ እነሱን ከእነሱ አንፃር ማወቅ ችያለው ማለት ነው። የተወሰነ ነገር

ፎቶ ማንሳት ትወዳለህ ወይ ነው? ይሄ ያሁኑ ጥያቄ ፎቶ ማንሳት እኔ አልወድም። ምክንያቱም አይመቸኝም በቃ ምንም ጥቅሙ ስለየማይታየኝ ፎቶ ማንሳት አልወድም። ግን አንዳንድ ሰዎች ፎቶ በጣም ሚያነሱ አሉ። እንዴት ነው የሚያነሱት? በቃ መንገድ ላይ ሲሄዱ። በተለይ ሴቶች ሴቶች በጣም ነው ፎቶ ሚወዱት። እና እኔ ደስ አይለኝም ፎቶ ማንሳት።

እኔ የምጠቀመው ሳሙና ሁለት አይነት ነው። አንድ የልብስ ሳሙና እጠቀማለሁ። ሁለተኛ ደግሞ የገላ ሳሙና እና ፈሳሽ እና ዱቄት ሳይሆን የምጠቀመው ደረቁን ነው። የምትጠቀመው እሱ በጣም ቀኑም ይቆያል። ቶሎ ሳያልቅ እና ለማጠብም ፏ አድርጎ ያጥባል አረፋ በደንብ አለው ማለት ነው

እኔ የምጽፍበት እጅ በቀኝ እጄ ነው የምጽፈው። በቀኝ እጄ ከህፃንነቴ ጀምሮ በቀኝ እጄ ነው መጽሐፍ የጀመርኩት። እና የሆነ ወንድም አለኝ እሱ ግን የሚጽፈው ከልጅነቱ ጀምሮ እስካሁን ድረስ በቃ አለቀቀውም። የሚጽፈው በግራ እጁ ብቻ ነው የሚጽፈው። እና በቀኛችን ብንጽፍ አሪፍ ነው ጽሁፋችንንም ያሳምርልናል። አሁን የእሱ ጽሁፍ በጣም ነው የሚያስጠላው።

አወ ጊዜየን በደንብ ነው የማስተዳድረው። በተለይ ስራ ያለ ቀን በጣም ጊዜ ጠባብ ስለሚሆን በስነ ስርዓቱ ነው ጊዜዬን የማስተዳደረው። ግን አንዳንዴ የእረፍት ቀን ሲሆን በቃ ዝም ብዬ በመዝናኛ ምናምን ነው እንጂ የማሳልፈው። ይሄን ያህል በትኩረት አላስተዳድርም ጊዜን ማለት ነው።

እኔ የምወደው መክሰስ ሻይ በዳቦ ነው። መክሰስ ላይ በቃ ምርጥ ምግብ ነው። እንዴት እንደሚጥም ሻዩ ስኳር በዛ ይደረግበታል። ከዛ ስኳር ከበዛበት በኋላ። ዳቦ ይቀርባል ከዳቦ ጋር ዳቦ ደግሞ አምባሻ ከሆነ በጣም ምርጥ ነው ማለት ነው። ይጣፍጣል ሁለቱ እንደዚህ ተደባልቆ ይለያል ጣዕሙ በጣም ነው የሚጣፍጠው።

እኔ መብረቅ አልፈራም መብረቅ ሲጮህ ትንሽ ልደነግጥ እችላለሁ እንጂ ይሄን ያህል በጣም ልቤ እንትን አይልም ፊቴ ምናምን ላያስታውቅ ይችላል ልቤ ግን በጣም ይደነግጣል። እና መብረቅ ይሄን ያህል አልፈራም። ማታ ማታ ከሆነ ግን ያስደነግጣል በጣም የሆነ በቃ። ቅጣት ሊመጣ ነው የሚመስለው።

አዎ የጨረቃ ብርሃን እወዳለሁ በጣም ነው የሚያምረው በተለይ በማታ። መብራት ደግሞ ከሌለው በቃ ቀን ነው የሚመስለው። ይሄ አካባቢያችን መብራት ጭልም ብሎ። ከዛ ጨረቃ ደሞ ሙሉ ከሆነች በጣም ያምራል ሰፈሩ ድምቅ ይላል መብራት ያለ ነው የሚመስለው። እና ሰው ባትሪ ሁሉ አያስፈልግም በመንገድ ላይ ለመጓዝ

ማህበራዊ ሚዲያ ትጠቀማለህ ወይ ለሚለው ጥያቄ? አዎ ማህበራዊ ሚዲያወችን እጠቀማለሁ። ለምሳሌ እንደ ፌስቡክ ቴሌግራም እና ዩቲዩብን የመሰሉ እነዚህን እጠቀማለሁ። እና እነዚህን መጠቀምም ጥቅሙ ምንድነው? የተለያዩ አስተማሪ የሆኑ ነገሮችን ለመማር ማለት ነው

በፍጥነት መተየብ ትችላለህ ወይ የሚለው ጥያቄ መተየብ ማለት ምን ማለት ነው? እኔ በፍጥነት መተየብ አልችልም መተየብ ማለት። ምን ማለት እንደሆነ አልገባኝም። እና መተየም ማለት ማውራት ከሆነ አልችልም። በፍጥነት ማውራት አልችልም እኔ ቀስ እያልኩ ነው የማወራው ማለት ነው።

መዋኘት ትችላለህ ለሚለው ጥያቄ እኔ መዋኘት አልችልም። ምክንያቱም ያለውት ከተማ ስለሆነ እኛ አካባቢ ደግሞ እንትን አይገኝም ውሃ ምናምን አይገኝም እንደዚህ ገንዳ ምናምን አይገኝም ማለት ነው። ለዛ መዋኘት አልችልም። መዋኘት ግን ብችል ደስ ይለኛል በጣም ጥቅም አለው። ድንገት አደጋ ምናምን ቢከሰት ውሃ ላይ ራስን ለማዳን ይጠቅማል። እና እኔ መዋኘት አልችልም።

የስራ ጊዜ? እንዴት ነው ለሚለው ጥያቄ የስራ ጊዜ በጣም አሪፍ ነው። ስራዬንም በአግባቡ ነው እንትን የምለው የማከናውነው እና አሪፍ የስራ ጊዜን አሳልፋለሁ። ከጓደኞቼ ጋር አሪፍ የሆነ ግንኙነት ስላለኝ የስራ ጊዜዬ በጣም አሪፍ ነው። እኔ ደስ እያለኝ ነው የምሰራው የስራ ጊዜዬን

ጥራት ያለው ስራ ማቅበ ማቅረብ እችላለሁ። እንዴት ነው የማቀርበው? መጀመሪያ ስራው እንዴት ምንድን ነው የሚለውን በደንብ ትኩረት አድርጌ እስማለሁ። ስራው ምን እንደሆነ ከዛ ስራው ምን እንደሆነ ከተረዳሁ ብኋላ። ጥርት አድርጌ እስራና ላዘዘኝ ሰውየ አቅርብለታለሁ ማለት ነው። እና ጥራት ያለው ስራ አቀረብኩ ማለት ነው

ስነ ጥበብ እወዳለሁ ከስነ ጥበብም የምወደው ደግሞ የጽሁፍ የተጽፎ ምናምን የሚጻፉ የጽሁፍ ጥበባት በጣም ይመቹኛል። በተለይ አረበኛ ጽሁፍ ስለመውድ አረበኛ ጽሁፍ የሱ ጥበብ በጣም ይመቸኛል እንዴት ቁልፍልፍ አድርጎ ሲጽፉት ምናምን በጣም የሚያምር ከለር አለው።

ፎቶዎችህን የት ታስቀምጣለህ ለሚለው ጥያቄ እኔ ፎቶዎች የማስቀምጥበት ቦታ የት ነው? አብዛኛው ጊዜ ቁም ሳጥን ውስጥ ነው ቁም ሳጥን ልብስ ማስቀመጫ ምናምን አለ። እዛ ፎቶዎችን አስቀምጣለሁ። እና እዛ በማስቀምጥበት ጊዜ አሪፍ ቦታ ነው። ከአይጥ ይከላከልልኛል እና ከሌባም ይከለከላል

ቀዝቃዛ የአየር ሁኔታ በጣም ከሆነ ቅዝቃዜው አልወድም። መካከለኛ ከሆነ ግን አሁን ያለሁበት አካባቢ መካከለኛ ቅዝቃዜ ላይ ስላለ፤ እሱ ችግር የለውም። በጣም ሀይለኛ ቅዝቃዜ እጅ የሚቆርጥ በቃ በጣም ፊትም ሚጨመድድ ቅዝቃዜ ከሆነ ግን አልወድም። መካከለኛ ከሆነ ግን እወዳለሁ።

አሁን ባለውበት ስራ ቢያንስ እስካሁን አሁን ከዚህኛው አመት ጋር ቢያንስ ለሶስት አመት ሰርቻለሁ አሁን ካለሁበት በዚህኛው ስራ ለሶስት አመት ሰርቻለሁ። እና በሶስት አመት ውስጥ ጥሩም ነገር አሳልፌያለሁ መጥፎም ነገር ብቻ ደስ የሚል ጊዜ ነው። እስካሁን ባለው

አዎ እህል መፍጨት አውቃለሁ። እንዴት ነው የሚፈጨው መጀመሪያ የሚፈጨው እህል ይመጣል። ጥሪውን ማለት ነው ከዛ እሱ ወፍጮ ቤት ይሔድና መብራቱ ልኩስ ይደረጋል። ከተለኮሰ በኋላ እህሉ ይገባል ወፍጮ ውስጥ ከዛ ወፍጮ ፍጭት ያደርገዋል። ከዛ ይኸ እህል መፍጨት ይባላል።

ከፀሀይ የምጠበቅበት መንገድ አንደኛ ወደ ጥላ ቦታ በመሄድ ነው። ሁለተኛ ደግሞ ቤት በመግባት ነው። ሶስተኛ ደግሞ ዣንጥላ በመያዝ ነው። ዣንጥላ በጣም ጠቃሚ ነገር ነው። በተለይ ፀሀይ በሚበዛበት ጊዜ ዣንጥላ ይዘን ስንወጣ እንትን አለንም አይጎዳንም ማለት ነው። ፀሀዩ እና በእነዚህ መንገዶች እጠበቃለሁ ከፀሀይ

እኔ የምወደው ፊልም አሪ ሳላ አሪ ሳላ የሚባል ፊልም። አለ አረበኛ ነው እሱ በጣም ደስ የሚለኝ ፊልም ነው። እና ሌላኛው ደግሞ አስሃቡል ካፍ የሚባል አለ የዋሻዎች የዋሻው ጓዶች የሚባል ፊልም አለ። እነሱ ሁለቱ በጣም የሚያስደስቱኝ ፊልሞች ናቸው።

የስራ እድገት እስካሁን አልፈለኩም፤ ግን ወደፊት እቅዱ አለኝ። ሁሌ እንድ ስራ ላይ መሆን ጥሩ አይደለም ያለንበትን ስራ ከፍ ማድረግ አለብን። ምክንያቱም አእምሮአችንንም ከፍ ባደርግ ቁጥር ስራችንን አእምሮአችን ይበስላል፤ እና ክፍያችንም ይጨምርልናል። ሁሌ እንድ ስራላይ ብቻ ከሆንንማ እኛ እንጎዳለን።

ሩዝ ትወዳለህ ወይ? ለሚለው ጥያቄ በጣም የምወደው ምግብ እሱ ነው። ጠዋት ጠዋት ነው እኛ ቤት የሚሰራው በተለይ ደግሞ ቅቤ ተደርጎበት ከላይ። ከዛ በቢጫ ሲሆኑ በቢጫ በቀይ አለ በነጭ አለ። እኔ ከሶስቱም የምወደው በቀይ ነው። እንደዛ ሲሆን ዘይቱ ደግሞ በዛ ካለ በጣም ነው የሚጣፍጠው።

ፀሀይ ስትጠልቅ መመልከት እወድ ነበር ድሮ። አሁን ግን ፀሀይ ስትጠልቅ መመልከት አልወድም። ምክንያቱም አይመችም እኛ አካባቢ ፀሀይን ስትጠልቅ መመልከት አይመችም። ድሮ በነበርኩበት አካባቢ ግን። በጣም ይመች ነበረ። ፎቅ ላይ ወጥተን እናያት ነበር ፀሀይዋ ስትጠልቅ። በጣም ታምር ነበር ቀይ ናት

እኔ የምጽፈው በብእር ነው። በእርሳስ የሚጽፉት አብዛኛው ጊዜ ህፃናቶች ናቸው። ህፃናቶች በእርሳስ ይፅፋሉ ምክንያቱም ድንገት ሲጽፉ ቢሳሳቱ እንኳን ላጲስ ሳላለ በላጲሱ ጠፋ ጠፋ ያደርጉታል። እኔ ግን ምጽፈው በእንትን ነው። በእርሳስ ነው የምጽፈው ማለት ነው። በ ብእር ነው የምጽፈው

አዎ እኔ ጥፍሬን እቆርጣለሁ ምክንያቱም ጥፍሬ ሲያድግ ጣቴ በጣም ይደብራል እና ሰውንም ሰላም ሰል ምናምን ስለሚዋጋ ጥፍሬን። እቆረጣለሁ። ጥፍሬን የምቆረጥበት ጊዜም ደግሞ በሳምንት አንዴ ወይም ደግሞ በሁለት ሳምንት አንዴ ነው። እንደ ጥፍሬ ነው ጥፍሬ በጣም ካደገ በሳምንት አንዴ ነው።

አዎ ለሌሎች ማስተማር እችላለሁ። ለምሳሌ የተለያዩ ትምህርቶች ይኖራሉ። እኔ የማውቃቸውን ማለት ነው። እኔ የማውቃቸውን ለማያውቁት ማስተማር እችላለሁ። ሳስተምርም የተለያዩ ዘዴዎችን ልጠቀም እችላለሁ። አንዳንዴ ልቆጣ እችላለሁ። አንዳንዴ ደግሞ በፈገግታ ልሆን እችላለሁ። እና ለሌሎች ማስተማር እችላለሁ።

አስተያየት መቀበል ትወዳለህ ወይ ለሚለው ጥያቄ? አዎ እኔ አስተያየት መቀበል እወዳለሁ። አስተያየት በመቀበል ምክንያት የራሴ ራሴ ዘንድ ያሉትን ችግሮች ወይም ደግሞ ጉድለቶች። እሱን እንዲሸፍን ይረዳኛል ማለት ነው ከሌሎች አስተያየት መቀበል።

ወደ ስራ አብዛኛው ጊዜ በሰአቱ አልደርሰም። ምክንያቱም እዚህ አንዳንድ ስራዎችን ስሰራ ምናምን አረፍዳለሁ። በጊዜ መድረስ ነበረብኝ ግን። መስሪያ ቤቶች በጊዜ ያስገቡናል ችግር የለውም ይሄን ይህል ቅጣትም ቁጥጥርም ስለሌለው። ስራ ቦታ አርፍጄ ነው የምገባው በሰአት አልገባም።

በቀን ቢያንስ ለሶስት ሰዓት ምናምን ስልክ እጠቀማለሁ። እና ስልክ ምጠቀመው አንዳንድ ጠቃሚ ነገራቶችን ብር የሚያስገኘው ነገራቶችን ለመተግበር። አዝናኝና አስተማሪ የሆኑ መረጃዎችን። ለማግኘት ስልኬን ቢያንስ በቀን ከሶስት ሰዓት እስከ አምስት ሰዓት እጠቀማለሁ

ኮከቦችን መመልከት እወዳለሁ። አብዛኛው ጊዜ ደግሞ ኮከቦችን የሚመለከትበት ሰዓት ማተው ጭልም ሲል መብራት ሲሄድ። በቃ ያኔ ይመቸል ኮኮቦችን ለማየት ምክንያቱም መብራቱ ሁሉም ስለሄደ። ኮኮቦቹ በጣም ውበታቸው ያኔ ግልጽ ይሆናሉ።

የአመራር ሚና የለኝም እኔ አመራር ሳልሆን ተመሪ ነኝ እኔ አመራር ከላይ ስላለብኝ እኔ አመራር አይደለሁም አመራሩ አመራሩ ባዘዘኝ ነው ምሄደው ማለት ነው። እና አመራሩ ጋር ግን ሚና ሊኖረኝ ይችላል እሱን በመምከር አንዳንድ ጉድለቶችን በመናገር ሚና ይኖረኛል።

ታሪክ ምንገር በጣም ነው የምወደው በተለይ ይሄ ከቁርአን የሆነ እና ከሀዲስ የሆነ የነብዩ ሰለላው አለይው የሰለም ታሪክ ከሆነ እሱ በጣም ደስ የሚለኝ ነው። ታሪክ ነው እና እሱን መንገር እወዳለሁ። ለሰዎች እኔም በደንብ እይዘዋለሁ ያን ታሪክ። ብዙሰወችንም ለማሳወቅ ምክንያት እሆናለሁ

እኔ የምወደው ወቅት የረመዳን ወቅት ነው ረመዳን ላይ የጾም ወቅት ማለት ነው የጾም ወቅት በጣም ነው የሚመቸኝ። ያለው ደባቡ። አንድ ላይ ተሰብስበን ከቤተሰብ ጋር ምናምን አንድ ላይ ስንበላ አንድ ላይ ስንጠጣ ስንጨዋወት ምናምን እሱ ድበብ የረመዳን ወቅት በጣም ደስ የሚለኝ ወቅት ነው።

አዎ አካባቢዬን በጣም ነው የምወደው ምክንያቱም ይሄ አካባቢው ሰላም ነው እ ለህፃናትም ቢሆን ተስማሚ ነው ለኛም ትላል ለትላልቆች አሪፍ ነው እ በተመሳሳይ ደግሞ ለሽማግሌዎችም አሪፍ ነው እርስ በእርስ እንከባበራለን ጎረቤት ለጎረቤት ይከባበራሉ እ እና ሰፈሬን በጣም አካባቢዬን በጣም ነው የምወደው።

ጭንቀት ሲሰማኝ እኔ የማደርገው አንደኛ ነገር። ዱአ ነው እማደርገው ዱአ ማለት ጸሎት ማለት ነው። በአማርኛ ጌታዬን ይሄን ጭንቀት እንዲያስወግድልኝ እለምነዋለሁ አምላኬን ማለት ነው። ሁለተኛ ነገር ደግሞ ያ ጭንቀት ከምንድነው? የመጣው የሚለውን በጥልቅ በመመልከት። ለጭንቀቴ መፍትሄ እፈልጋለሁ

እኔ የምወደው ሬስቶራንት የለም። ከወደድኩም የሆነ እንትን አለ። አምሮኝ ቺክን። የሚባል አለ አብዛኛው ጊዜ የሚሰሩት እንትን ነው። የዶሮ ተዋጽኦዎችን ነው እና እነሱ በጣም ይመቹኛል። እነሱ ናቸው ካሉት የሚመቹኝ። እና የሚሰሩት ነገር አሪፍ አሪፍ ነው። ሽታው ሁላ በዛ ስናልፍ አሪፍ ሽታ ነው ያለው።

ቤቴን የማስበው በቃ የሆነ አላ የሆነ ከጭንቀት ስመጣ የማርፍበት አድርጌ ነው። የማስበው ሙሉ ነገርን የሚሰትርልን የሚሸፍንልን አድርጌ ነው። የማስበው ምክንያቱም ቤት ባይኖር በቃ የተለያዩ ነውሮችን አይሸፍንልንም ነበር። ቤት በመኖሩ ግን ብዙ ነውሮች ይሸፈኑልናል

አዎ ማንቂያ ሰዓትን ወይም ደግሞ አላርምን እጠቀማለሁ እሱም ሚያገለግለኝ በጊዜ ስለሆነ የምንነሳው ከእንቅልፌ በጊዜ ለመነሳት አንደኛ የምጠቀመው ነገር እሱ ነው። ማንቂያ ሰዓትን ማለት ነው። ማንቂያ ሰዓት ከሌለ ደግሞ ቤተሰቦቼ እንዲቀሰቅሱኝ አደርጋለሁ። እና ማንቂያ ሰዓት ቢያንስ አስራ አንድ ሰዓት ምናምን እቀጥረውና ያኔ ሲጮህ እነሳለሁ።

ምንም ኢሜል አለክም አብዛኛው ጊዜ ሜሴጅ ለመላክ የምትጠቀመው ኢሜልን ሳይሆን ሜሴጅን እና ቴሌግራምን ነው። በዚህም ምክንያት ኢሜል ምንም አይነት ኢሜል አልክም። እና አንዳንድ ኢሜል እኛ ሀገርም ስላልተለመደ ጭምር። አብዛኛው ሰዎች ኢሜልን አይጠቀሙም ቴሌግራም እና ሜሴጅን ነው የሚጠቀሙት ለመላክ

የድሮ ፎቶዎችን በእጅ አልይዝም። አብዛኛው ጊዜ የሚቀመጡት በፎቶ ማስቀመጫ ተደርጎ አንድ ጊዜ ቁም ሳጥን ውስጥ ነው የሚከተቱት ማለት ነው። የድሮ ፎቶ እጄ እንጂ በእጅ ይዤ አልዞርም። ምክንያቱም ሊጠፋ ይችላል ሊጠ ሊጠፋብኝ ይችላል ሊወድቅ ይችላል ድጋሚ ሰው ሊሰርቅኝ ይችላል በዚህ በዚህ ምክንያት። የድሮ ፎቶዎቼን አልይዝም።

የሙዚቃ መሰሪያ መጫወት አልችልም ወደፊትም መቻል አልፈልግም። ምክንያቱም በእኛ ሃይማኖት ሙዚቃ መጫወት አይቻልም ከልክሎናል አላህ ስለከለከለን። እኛ የተከለከለን ነገር ሙስሊሞች አንሰራም አላህ የከለከለንን ነገር። እና ሙዚቃ መጫወቻ መጫወትም አልችልም። አሁን ወደፊትም መቻል አልፈልግም

ቅመማ ቅመም የበዛበት ምግብ አልወድም። ምክንያቱም ቅመማ ቅመም በበዛበት ቁጥር ይጋጫል። አንዱ የአንዱ ፕሮቲን ለሌላኛው ስለማይሆን እርስ በእርስ ይጋጫል ምግቡ ማለት ነው። እዛ ውስጥ ያለው አንድ ምግብ ሆኖ የተለየ ነገር መቀላቀል አሪፍ አይደለም። ምክንያቱም ለህመም ሊያዳርገን ይችላል።

እኔ የምመገበው አብዛኛው ጊዜ በሳህን ነው። ብቻዬን ምበላ ከሆነ ይሄ ግን በሳህን ምመገበው ለምንድነው? ብቻዬ የምበላ ከሆነ። አንድ ላይ ከቤተሰብ ጋር ደግሞ ተሰብሰብ ብለን ከሆነ የምንበለው የምንበለው ብዙ ጊዜ በትሪ ነው። በትሪ ትሪ ትሪ ሰፋ ስለሚል ብዙ ሰዎች ከሆኑ በትሪ እንበላለን።

የኛ ስራ ቦታ ደህንነት በጣም ሴፍቲ ነው በጣም ደህንነቱ የተጠበቀ ነው። ምንም ረብሻ የለም በጥብጥ የለም እርስ በእርስ ማጣላት የለም። በቃ በጣም ደህንነቱ የተጠበቀ ነው ማለት ነው። የኛ የሰራባታ እርስ በእርሳችንም እንከባበራለን። እንጂ አንጣላም።

ስልኬን ቢያንስ በሶስት ሰዓት ልዩነት ወይ በአራት ሰዓት ልዩነት ልሞላ እችላለሁ። ቻርጀር እንደ ቻርጀሩ ነው እሚወሰነው ቻርጀር በደንብ ካለው እያቆየሁ እሞላዋለሁ። ቻርጀር ግን ሊያልቅ ከአስራ አምስት በታች ምናምን ከአስራ አምስት ፐርሰንት በታች ከሆነ ቶሎ ቶሎ እሞላዋለሁ። ስልኬን

በእጄ መሸመን እንዴት እንደሆነ አውቃለሁ። ግን ሸምኜ አላውቅም። ለመሸመን የሚያስፈልጉ የሆነ ክር አለ የራሱ የሆነ ክር አለ። እና እሱ ይወጠርና በእንጨት ምናምን እንደዚህ ዥው ዥው እየተደረገ እንጨት መሃል ላይ በሱ ይፈተላል። እና በእንጨት ይሸመናል ማለት ነው። እሱ

ቃሌን አዎ እጠብቃለሁ ምክንያቱም አላህ ሱሃን ወታለ ቃልን እንደናጥፍ ያዘናል። ቃል ካጠፍን ደግሞ ይሄ ትልቅ ወንጀል ነውና አላህ እንዳይቆጣብን በመፍራት ቃሌን እጠብቃለሁ። ቃሌን እማልጠብቅ ከሆነ ቃል አባይ እባላለሁ

በፍም ማብሰል አውቃለሁ ፍም ማለት ይሄ እሳት ከነደደ በኋላ ያለው ከሰሉ ምናምን ፍም ይባላል። በሱ ደግሞ ማብሰል አውቃለሁ እንዴት ነው የሚበስለው? መጀመሪያ ፍሞችን ሰብስብን ከሰል እንጨምርባቸዋለን ከሰል ከተጨመረ በኋላ የሚበስለውን ነገር ከላይ ስንጭነው ይበስልልናል ማለት ነው። እሱ በፍም ማብሰል ይባላል

የኛ የጧት እለታዊ ተግባራችን ሁል ጊዜ ከእንቅልፋችን እንደተነሳን እንሰግዳለን ለአላህ እንሰግዳለን። ከዛ በኋላ ዝክር እና ውዳሴ እናቀርብና። ቁርስ ይቀርባል። ቤት ቁርስ ከበላን በኋላ ሁሉም ተማሪው ወደ ትምህርት ሰራ ሰራተኛው ወደ ስራ። ሁሉም በየመስኩ ይሰማራል

ማታ የምመገብበት ሰዓት አብዛኛው ጊዜ ሶስት ሰዓት ከሶስት ሰዓት እስከ አራት ሰዓት ባለው ነው። እራቴን የምመገበው እና ብቻዬን ነው የምመገበው ውጪ ቆይቼ ስለሆነ የምመጣው ወደ ቤት ብቻዬን እመግባለሁ። ቤተሰቦቼ ሙሉ ከበሉ በኋላ ለኔ ያስቀምጡልኛል፤ እኔ ለብቻዬ ከፍቼ እበላለሁ አቅርቤ፤

በስራዬ ላይ ምንም አይነት ተግዳሮት የለብኝም። ተግዳሮቶቹም የተለያዩ መጣላት ምናምን ሊሆን ይችላል። እና እኔ እነሱ ግን የነሱ ተግዳራቱ ተግዳሮቶች ጋር አልተሳተፍም። ምክንያቱም ጥሩ አይደለም አንዳንድ ተግዳራቶች የሚጎዱ ይኖራሉ። እኔ እነሱ ጋር አልሳተፍም

በስራየ ምንም አይነት ጥሪ አላደረግም ምክንያቱም ጥቅጥቅ ጥሪ ካደረኩ እንኳን ድንገት ካለቀየ ጋር ነው። ስራ ቀጥታ እገባለሁ እወጣለሁ እንጂ ምንም አይነት ጥሪ አላደርግም። አለቃዬ ጋር ለማስፈቀድ ለማናጀሩ ጥሪ ላደርግ እችላለሁ። እንጂ ከእነዚህ ከሰዎች ጋር ምናምን ይሄን ያህል አላደርግም

መስኮት ጎን መቀመጥ እወዳለሁ በተለይ አየሩ ተስማሚ ከሆነ ንፋሱ ምናምን ደስ የሚል ቅዝቅዝ ያለ ከሆነ እዛጋ ቁጭ ማለት ደስ ይላል። ምክንያቱም የተለያዩ አታክልቶችን እያዩ አይን ለአይናችንም ለውስጣችንም እንደስ ስሜትን ያድስልናል ማለት ነው። እና መስኮት ጎን መቀመጥ በጣም ደስ ነው ሚለኝ።

ምግቤን ለሌሎች ማካፈል እወዳለሁ። ብቻ መብላት ጥሩ አይደለም። ምክንያቱም ብቻውን የበላ ስስታም ነው ሚባለው። ያለውን የሰጠ ደግሞ ጥሩ ሰው ነው ማለት ነው። እና ብቻ መመገብ አልወድም። ምክንያቱም ስስታም መሆን ስለማልፈልግ ተካፍሎ ተከፍለን ስንበላ በረከቱም ይጨምርልን

በቀተረ የምመግበው ቅዝቅዝ ያለ ምግብ ካገኘሁ እሱን ነው። ምክንያቱም ቀትር ሲሆን በጣም ፀሀዩ ስለሚበረታ ቀዝቀዝ ያለ ምግብ ነው የሚያስፈልገን ማለት ነው። ከአየሩ ጋር ተስማሚ የሆነ ሞቅ ያለ ምግብ የምንበላ ከሆነ የባሰ ሙቀቱ ላይ ሙቀት በመጨመር ከሰውነታችን ጋር አይስማማም።

ሙዚየም መሄድ አልወድም አብዛኛው ጊዜ ሙዚየም ከሄድኩም ድንገት ከሄድኩ እንኳን እዛ የተለያዩ ለማድነቅ ምናምን ነው አንጂ ያን ያህል አብዛኛውን ጊዜ ሙዚየም መሄድ አይመቸኝም። ምክንያቱም ቢዚ ስለሆንኩኝ እዚህ በስራ ምናምን ቢዚ ስለመሆን አይመችም። ከስራጋር ወደ መዝረኛ ወደ ሙዚየም ምናምን

የኔ ልዩ ችሎታ ሰዎችን በስነ ስርዓት በቀስ ተብሎ ማስተማር እንዲገባቸው አርጎ ማስረዳት ቢሆን ደስ ይለኛል። ግን ይሄ አይደለም የኔ ችሎታ ልዩ ችሎታዬ ማለት ነው። ልዩ ችሎታዬ ምንድነው? በጣም መበጥበጥ ነው። ሰዎችን መረበሽ። ማስቸገር የኔ በጣም ልዩ ልዩ ችሎታዬ ይሄ ነው

አዎ ሌሎችን መርዳት ያስደስተኛል ምክንያቱም እኔ ብር ምናምን ተርፎኝ ለነሱ እነሱን ስረዳ ከነሱ የሚገኘው ደስታ ደስታቸውን በጣም ነው የሚያስደስተው ስለዚህ የሌሎችን ደስታ መመልከት በጣም ደስ ስለሚል ሌሎችን መርዳት እወዳለሁ። እነሱን ባረዳ እንኳን ቤተሰቦቼን አረዳለሁ

ቤተሰቦቼ እንደ ቃኑ ይለያያል ሚሰበሰቡበት ቃን እሁድ እሁድ ከሆነ በቃን አንዴ እንሰበሰባለን ጥዋትና ጥዋት ጥዋት እንሰበሰባለን። ሌላ ቃን ከሆነ ደግሞ ለጥዋት ለቁርስ እንነሳለን ከሰኞ እስከ ቅዳሜ ማለት ነው ጥዋት ለቁርስ እንሰበሰባለን። ድጋሚ ማታ ለእራት እንሰበሰባለን

እኔ የምወደው እንስሳ ነብር ነብር ለማዳሆኖ እኔ ባለምደው በጣም ደስ የሚለኝ እንስሳ ነው። ምክንያቱም ግርማ ሞገሱ ገዙ እ መልኩ፣ ውበቱ፣ ጥንካሬው፣ ዛፍ ላይ ሲወጣጣ ያለው ደስታ እንዴት ደስ እንደሚል ግን ለማዳ ስላልሆነ ምንም ማድረግ አልችልም።

ለራሴ የጊዜ የጊዜ ገደብ አላስተካክልም ምክንያቱም እንደ እንደ ሁኔታው ስለሆነ የምጓዘው ሁሌ የራሴ ገደብ ካረኩኝ ከፕሮግራም ጋር አብሮ ላይሄድ ይችላል ስለዚህ የጊዜው ገደብ አላደርግም። በተመቸኝ ሰዓት ነው እንጂ የምሰራው ለራሴ ጊዜ ገደብ አላደርግም